የደንበኛ እርከታዎች ታስታውቃለህ በጣም ብዙ ደንበኛዎችን በሚገለገልበት ሆቴል ሊሆን ይችላል ሬስቶራንቱን ካፌም ሊሆን ይችላል በሚገለገሉበት ጊዜ ብዙ አይነት ቅሬታዎች ሊኖራቸው ይችላል ያንን ቅሬታ አስተካክለህ ለደንበኞች ምቹ በምታደርግበት ሰዓት ላይ የደንበኞች የእርካታ ደረጃ ላይ ይደርሳሉ ማለት ነው። ደስ ሚላቸውም አንድም ሌላም ሰው ይዞልህ ሊመጣ ይችላል። በጣም ብዙ የሚባሉን ከስተመሮችን ልታፈራ ትችላለህ እነሱን ደምበኞች በደንብ በትብቀት የምትይዛቸው ከሆነ። በሚፈልጉበት ሰዓት በሚወዱበት ሰዓት እየመጡ ብዙ ነገሮች ካንተ ሊገዙ ይችላሉ ማለት ነው። በዚህም ደግሞ አንተም ትርፋማ ወይም ውጤታማ የመሆን እድልህ በጣም ከፍተኛ እየሆነ ይመጣል። እና

በመስመር ላይ ትማራለህ ይላል መስመር ላይ ማለት ኦንላይን ለማለት ስለፈለገ ነው። አዎ በምስመር ላይ ወይም በኦንላይን ላይ። በጣም ብዙ ስራዎች እና። ብዙ ትምህርቶች የሚገኙ ሲሆኑ ያንን ነገር። ለራስህ ትልቅ አለማ ማዋል ነው። ስለዚህ በኦንላይን ስራዎች በጣም ብዙ ስራዎች ይሰራሉ። በኦንላይን ስራዎች በጣም ብዙ ዘርፍ ያላቸውን ነገሮች። መከናወን ይችላሉ ማለት ነው። ለምሳሌ የውቀቶች የቤቶች ምናምን በጣም ብዙ ነገሮች ማድረግ ይቻላል። በወር ላይ ወይም በመስመር ላይ። ስለዚህ የኦንላይን ስራ ስትሰራ ወይም የመስመር ስራ ስትሰራ አንድ በገቢም ከፍ ይላል። ሁለተኛም በ ባለህ የካፒታል አንፃርም ከፍ እያልክ ትሄዳለህ እውቀትም እያሻሻልክ ትሄዳለህ ማለት ነው። ስለዚህ መማር ጥሩ ነው።

ስራዎችን በቅድም ተከተልም ታስቀምጣለህ በብዙ ነገሮችን መከናወን የሚችሉባቸው አማራጮች እያሉ ለምን እንደዛ ይቀመጣል። በተለያዩ እያንዳንዱ ነገሮች ላይም በተሰማራጊ። ብዙ ቄታዎች እያላቸው አንዳንድ ነገሮችም። መከናወን ያለባቸው ሰርችም ወይም ክፍተቶችም እነሱን በመከናወን ብዙ ዘርፍ ያላቸው። ነገሮች መቀበል ይቻላል በስራም በግድማም ተከተልም ታስቀምጣለህ ይላል። ያ በሱ ይቀመጣል በሱ ካልተቀመጠ ትንሽ ይከብዳል። በስራ ላይም ትንሽ የሚባል ሳይሆን በጣም ትልቅ የሚባል ጉዳትም ሊደርስ ይችላል ማለት ነው። እና። በሰው ላይ በጣም ብዙ የሚባሉ ነገሮች መቀመጥና ማስተካከልን መደረግ ያለባቸው መደረግ አለባቸው። ተብሎ የሚጠሩ ናቸው ማለት ነው። ስለዚህ አሰራሩን መከተል በቅደም መተከተል መስራት በግል መተከተሎች ማከናወን ይቻላል።

ኢሜል ትጠቀማለህ ይላል? በጣም ብዙ ኢሜሎች ልትጠቀም ትችላለህ። በኢሜሎችም ላይም ብዙ ነገሮችን የማድረግ ወይም ማከናወን የሚቻልበት ደረጃ ላይ ደርሰናል በአሁን ሰዓት ማለት ነው። ኢሜል የስራ እድገትም የስራ ጫና የስራ የሚከናወኑ ነገሮች እያንዳንዱ ነገሮች ማየትና መተንተንን ትችላለህ ማለት ነው። በተለያዩ የስራ እድሎችም በሚፈጠሩበት ሰዓት ላይ። የእያንዳንዱ የትኩረት ወይም የትኩሳት መጠናቸውም ከፍተኛ በሚሆንበት ሰዓት ላይ እነሱን ነገር የማከናውን ወይም ሂደቶችም የሚሄድ አቅሙ በጣም ከፍተኛ እየሆነ ይመጣል ማለት ነው። ስለዚህ እነዚህ ነገሮችን በማስተካከል ያለን አቅም በማካሄድ ያው ኢሜልም ብትጠቀም

የቤትህ ጣሪያ ምን እየተሰራ ነው? ይላል የሚሰራው ብዙ አይነቶች አሰራሮች አሉ ከእነሱ መካከል የተለያዩ ብዙ ስራዎችም ከሚሰሩባቸው አንዱም የእንጨት ስራዎችን ናቸው ማለት ነው። በእንጨት ስራዎች ላይም በጣም ብዙ ነገሮች ይሰሩበታል። አንድም ሌላም ብዙም ነገሮች ይሰሩበታል። በዚህም የተለያዩ የቤት እቃዎችም ስራዎችም በጣሪያ ላይ በጣም በንጨት ስራ ላይ የተሰማራ ብዙ ነገሮች አሉ ማለት ነው። የቤት አሰራርቃዎች የሚሰሩባቸውም የበለጠ እነዚህ ነገር የማከናውን እድላቸው በጣም የሰፋ የሰፋ ይሆናል። በጣም የሰፋ ይሆናል። በቤቱም ጣራ ላይ የሚገኙ የአንዳንዱ ነገሮች

እሳት ማንደድ ትችላለህ? በእነዚህም የተለያዩ እሳት ማሞቂያዎችን መጠቀም የሚቻል አማራጮችም ቢኖሩም እሳትም ከማንደድ ወደኋላም በማይልበት ደረጃ ይገኛል ማለት ነው። በዚህ አባውት ይሄ ኢንቲንግ ዊዝን። እሳት በምታነድበት ግዜ ቤቱን ለመሞቅም እንዲሁም ምግብ ለማብሰልም ትጠቀምበታለህ። እሳትም ስታነድ ብዙ ዘርፎችና ጠቀሜታዎችም አሉት። እሳት በምታነድበት ጊዜ አሪፍ የሚባሉ ነገሮቹ ምንድነው? ሙቀት ሀይል ወይ ሙቀት ወይ ሀይል ሰጪ ከሚባሉ አንዱ እሳት ነው ማለት ነው። ስለዚህ በሙቀት ወይም በእሳትነት ሀይል። የሚሰሩ ማንኛውም አይነት የሴሊንስ አይባል እሳትን ማንደድ ትችላላችሁ። ተብሎ

ስራ ትወዳለህ በዚህም ስራዎቹም በጣም ብዙ አይነት የስራ መስኮችም አሉ እነዛ ስራዎችም በምትሰራበት ሰዓት ብዙ አይነት የ ብዙ አይነት የከፕሾኖች አማራጮችም ይመጣሉ። በዚህም ሁኔታም ያለህንን የስራ እድገትን በየጊዜው እያደግን እና እየተሻሻለ የሚመጣ ይሆናል። እና ስራህ ላይ ብዙ ነገር የመስራትን አቅም ይኖርሀል። በስራ ላይ በጣም ብዙ ነገሮች የምታገኛቸው ነገሮች አሉ። አንዱ ሰው ነው ሰው ጋር በምንሰራበት ሰዓት ላይ ከሰው ጋር ያለህ የኮሚኒኬሽን ወይም ቀረቤታ በጣም እየጠነከረ ይመጣል። ይሄ ማለትም ወዳጅ ታፈራለህ እንደማለት ነው። ስራ ስራ ላይ በደንብ የምትሰራ ከሆነ ጥሩ የሚባል ውጤቶችና የመሻሻል እድሎችን

በትምህርት ቤት የምትወዳቸው ትምህርት ምን ነበረ? በትምህርት ቤት ላይ በጣም ብዙ አይነት ትምህርት አይነት አሉ እሱም ፊዚክስ ማትስ ኬሚስትሪ እና ባዮሎጂ ወይም እንግሊዝ ብለናቸው ምንጠራቸው እነዚህ ቤዚክ የሚባሉ የትምህርት አይነቶች ሲቪክስ እና እንግሊዝ ባዮሎጂ ጨምረው ማለት ነው በጣም ብዙ አይነቶች የትምህርት አይነት አሉ ማለት ነው። በእነዚህም ትምህርትም የተለያዩ እውቀቶች እንዲኖርህ በሂሳብ ደረጃ ከሆነ የካልኩሌሽን ደረጃ እንዲኖርህ ያደርጋል። በእንግሊዘኛ ከሆነ ደግሞ የላንጎቹን ወይም የእውቀት የመግባባት አቅምህም ከፍተኛ ይሆናል። ስለ ባዮሎጂ ከሆነ ደግሞ ስለ ተፈጥሮ ስለ የሰው ልጅ ስለ አትክልት እና አጠቃላይ የት ስለ ተፈጥሮ ነገር የሚሰነትን ይሆናል። ፊዚክስ ደግሞ ስለ ሞሽን ስለ ሀይል ስለ ጉልበት ስለ ርቀት

ሶ ገንዘብ በመቆጠብ ብዙ አይነት ጠቀሜታ ያላቸው ናቸው። ገንዘብ በምትቆጥብበት ሰዓት ብዙ የሚባል ጠቀሜታዎች ታገኛለህ አንድም ለራስህ በምትቆጥብበት ሰዓት ሴቭ የማድረግ አቅምህ በጣም እየጎልበተ ይሄዳል። ሁለተኛ በፋይናንሻል ደረጃ ጥሩ የሚባል የብድርና ቆጠባ አቆጣጠር ሂደቶችም ትማራለህ። በዚህም የገንዘብ አያያዝ እና ገንዘብ እንዴት አድርገህ እንደሚያዝም በቁጠባ መማር ትችላለህ ማለት ነው። ብዙ ነገሮችን በመጠቀም እነዚህን ሴቭ ማድረግ ለተው ለተፈለገው አለማ ማዋል ይችላል። ገንዘብ ለተፈለገው አለማ በሚሉበት ሰዓት ፕላና እቅድ አድርገህ ገንዘብህን ሌቨሬጅ ለማድረግ ቢሰራበት ደግሞ የበለጠ ትርፋማ የመሆን እድልን ከፍተኛ እየሆነ ይመጣል ማለት ነው።

ሶ አቧራ ችግር የሚፈጥር ባህሪ አቧራ ችግር የሚፈጥር ባህሪ የሚፈጥር ባህል በሁሉም ነገሮችም ያአቧራ አቧራ ነው ከአፈር ከሚነሱ ነገሮችም በተለይም ከአፈር በሚነሱ ኃይላት በንፋስም ተነስቶ ብዙም ነገርን ችግሮችን ሊያባብስ ይችላል። ለምሳሌ በቆርቆሮ ዛፍ ላይ በቤቶች ላይ በመግባትም ብዙ ነገሮችን ሊያሰናክልን ወይም ሊያቆሽሽም ሊያበላሽም በሚችሉበትም ችግር ሊፈጥርም የሚችል ነው። አቧራ ተብሎ የሚጠራው እናም በየጊዜውም ካላጸዳኸው ቤትም እያቆሸሸው ወደ አመድነት እየቀየረው የሚሄድ አይነት ነው። የአፈር አይነት ነው አቧራ ተብሎ የሚጠራው ይህንን በየጊዜው ክሊር ማድረግን ወይም በየጊዜውን ማጽዳትን ያስፈልጋል። እነዚህ ነገር በማድረግ ብዙ ችግሮችንም ብዙ ነገሮችንም የመፍታት እድሎች ያጋጥመሉ ማለት ነው። በተለያዩ ነጥሮችን ማስተካከልም የሚቻልበት

ስለ ስልክህ ምን ያህል ጊዜ ትሞላለህ ስልክህ ላይ ምን ያህል ጊዜ ትሞላለህ? ያው በካርድ ደረጃ የሚሞሉ ነገሮችም አሉ። በሀሳብ ደረጃዎች የሚሞሉ ችግሮችም ሶልቭ የምታደርጋቸው ነገሮችም አሉ። ስልክ ላይ በምትጠቀምበት ጊዜ ብዙ አይነት ዘርፎች ጥቅም አሉትኝ የነዚህም ጥቅሞችም አንዱም ለኮሚኒኬሽን እንጠቀምበታለን። እንዲሁም ለሰው ደውለን ለመገናኘትም እንዲሁም በኢንተርኔት አማካኝነት ኢንፎርሜሽኖችን የምንቀያየርበት ኦንላይን ትምህርቶችን የምናውቅበት ቪዲዮዎችን የምናይበት እንዲሁም ዜናዎችን የምንከታተልበት ይሆናል። በስልካችን ያህል ላይ በጣም ብዙ የሚባሉ በኦንላይን ላይ ተመርኩዘው የሚሰሩ የኦንላይን ስራዎች አሉ።

የምትወደው ቀለም ምንድነው? ይላል ቀይም አለ ሰማያዊም ወይ ነጭ አረንጓዴም እነዚህ በብዛት አብዛኛው ሰዎች የሚጠቀማቸው የከለር አይነት ሲሆኑ። ግራጫ ከለር ብዙም ወይም አፈራማ ከለር ወይ ፒንክ ከለር ተብሎ የሚጠሩ ቀለማት አሉ። በብዛት ከሚጠቀሟቸው አረንጓዴ ቢጫ ቀይ ሲሆኑ እነዚህም በተለይ ቀይና ሰሚያዊ ወይም ቢጫና አረንጓዴ እነዚህ በብዛት ብዙ ሰው ይጠቀማቸዋል በባንዲያራም ዘንድ በጣም ተወዳጅም ናቸው። ለባንዴራም ምልክትም በማድረግ ቀይ ከተጋድሎ ጋር ከአርበኝነት ጋር እስከመስዋዕት ድረስ የሚያሳይ ሲሆን። ቢጫም የብሩክ ተስፋም ልዩነት ያመጣዋል። እንደውም ግሪን ሲሆን ደግሞ ለምለም ጥሩ ነገር የማድረግ ሀሳቦችም አሉት። እና ምልክቶች

በመታጠቢያ ቤት ውስጥ ትዘምራለህ መታጠቢያ ላይ አብዛኛው ጊዜ በሻወር ሊሆን ይችላል። በልብስ የምናጥብበት ቦታዋል ላይ ብዙ አይነት የምናጥባቸው አይነቶች አሉ። ለምሳሌ በምናጥብበት ጊዜ ልብሶች አሉ። ኮት ወይም ሱሪ ወይም ጃኬቶች በጣም ብዙ የውስጥ ልፍሶች ቦዲዎች ይታጠባሉ እነዚህም አንድም ለንጽህና የሚጠቅመው ሁለተኛም ፒዩር ለሆኑ ጽዳቶች ከሚያገለግሉት አንዱ ነው ማለት ነው። በሚታጠብበት ጊዜም ብዙ አይነት ግብአቶች እንጠቀማለን አንዱን ሳሙና ሳሙና ለመነቸኩ ልብሶችም እምናጥባቸው። እንዲሁም የምናጸዳበት ሲሆን ኦሞ ደሞን ለሽታና ለንጽህና የምንጠቀምበት የልብስም አጠበቅ ግብ

ቤተሰብ? ምን ያህል ጊዜ ይሰበሰባሉ በየጊዜው መሰብሰብ የሚችሉበት አማራጭ ነው። ቤተሰብ በምጠይቅበት ጊዜ በጣም ብዙ ነገሮችም ይካሄዳሉ ከስሜት አንፃርም ከፍቅር አንፃርም ቤተሰብ ላይ ብዙ ነገሮች ይካሄዳል። አንዱ ቤት ዘመድ ጥየቃ በምትሄድበት ጊዜ ወደ ሀገር ቤት ሊሆን ይችላል። ወደተለያየ የሀገሪቷ ክፍሎች በምትሄዱበት ጊዜ አንድ ናፍቆትህን የምትወጣበት እናም በህይወትም እንዳሉ የምታረጋግጥበት የምትጫወትበት ትዝታዎችን የምታነሳበትና በተለያዩ የ ስራ ዘርፎች የምትነጋገርበት እንዲሁም ዘመድ አዝማዶች የምትጠያየቅበት ጊዜ ይሆናል ማለት ነው። ቤተሰብ በሚሰበስበት ጊዜ ብዙ አይነት ጨዋታዎች

እሺ ማር ትወዳለህ? ይህን የማር ግባቶች አብዛኛው ጊዜ ከንብ የሚገኝ ግብአት ነው ማር ብዙ አይነት ጠቅሜታና በዛው ልክም በጣም ሲበዛ ደግሞ ጉዳቶችም አሉት ማለት ነው። ማር ከጠፋጭነቱ በምድር ላይ የሚተካከለው የለም። ማር እንደ ማር የሚመጣ የጣፋጭ ደረጃ የለም ማለት ነው። ማር በሚበዛበት ጊዜ በጣም የሚኮመጥጥና እጅ እጅ የሚል የጣዕም አይነት አለው። ጣዕሙ በጣም ሲበዛ ማለት ነው። በዛው ልክ ግን በተመጣጣኝ ከሆነ በየጊዜው የሚናፍቅና ለመድኃኒነት ወይም ሰውነታችን በተጎዳ ጊዜ ተፈጥራዊ ግብአት በሚፈልግበት ጊዜ የምንጠቀምበት እንደ መድሃኒትም የምናገለግልበት ለጉንፋን ለአንዳንዱ

ሳይክል ለመታጠብ ትወዳለህ? ሳይክል ያ በደንብ ይታጠባል። በጭቃ ስፍራዎች ላይም በምትጓዝበት አንዳንድ የቸርኪዎች ወይም የሳይክሉ የጎማ ደርኬ በሚለጥፍበት ጊዜ ሳይክሉም ላልሆነ ወይም ላልተፈለገ ወጪ ሊያደርስ ስለሚችል። ሊያደርስ ስለሚችል እነሱን የምታጥብበት በኦሞም ወይም በውሃም በጨርቅም የምትወለውልበት ይሆናል ማለት ነው። ሶ ሳይክልን መንከባከብ ጥሩ የሚባል እድሜ እንዲኖር ወይም በጣም ከፍተኛ የሚባል እድሜ እንዲኖር ያደርጋል። አንድም እሱም ሰርቪስ ማድረግ ሰርቪስ ማድረግ ማለት ያሉት የውስጡ በሚገኙ በቸርኪ ውስጥ እና በጎማ ውስጥ የሚገኙ እያንዳንዱ ነገሮች ሰርቪስ በምታደርግበት ሰዓት ወይም በምታሳድስበት ሰዓት ላይ ጥሩ የሚባል

በየትኛውም መተግበሪያ መልእክትን ትላላካለህ በጣም ብዙ አይነት የመልእክት መላላኪያ ዘዴዎችም አሉ አንዱም የመሴጅ ወይም የቴሌግራም መላላኪያ መሴጅ ነው ማለት ነው። ጽሁፎቹን ፎቶዎችን ምንም የምትልክበት የተለየ የራሱ የቻለ የሆነ ነገር ያለው ነገር ነው ማለት ነው። በየጊዜው መተግበሪያዎች መልእክቶችም መላላክም የምትችልበት አንዳንድ ቮይሶች ወይ ኤአይዎች የምትጠቀምበትም ሊሆን የሚችልበት በጣም ብዙ የሆነ አጋጣሚዎችም አሉት እነሱም በምትጠቀምበት ጊዜ ብዙ የሚባሉ ደረጃዎችም የምታገኝበት አይነት ነው ማለት ነው። ስለዚህም እነዚህን በመጠቀም ብዙ የሚባሉ ደረጃዎችም ብዙ የሚባሉ ካርታዎችም ማግኘት

አዲስ ቴክኖሎጂ መማር ትወዳለህ ይላል አዎ በደንብ መማር እወዳለሁ። ምክንያቱም ከቴክኖሎጂ አንፃር ካለው የነባሪ ሁኔታው አንፃር አብረህ መሄድ ጥሩ ነው ከቴክኖሎጂው ማለት ነው። አብረህ የማትሄድ ከሆነ ብዙ ነገር ትቀራለህ ወይ ኋላ ቀር የመሆን ቻንስ በጣም ከፍተኛ ነው ማለት ነው። አብረህ የምትጓዝ ከሆነ ግን እውቀትን በየቀኑ ታሳድጋለህ። እውቀትን በየጊዜው ታጎለብታለህ እውቀትን በየጊዜው ምን ታደርጋለህ? ታጎናጽፋለህ ትሄዳለህ ትማራለህ። ታደርጋለህ ማለት ነው ብዙ ነገሮችን የማድረግም ችሎታም በጣም ከፍተኛ እየሆነ ይመጣል። ያን ነገር የምታደርግ ከሆነ አዳዲስ ነገሮችም ትማራለህ አዳዲስ ነገሮችም እየተማርክ ትመጣለህ። በዚህም ብዙ ነገሮችም ማወቅ የምትችልባቸው እድሎችም እየተፈጠሩ ይመጣሉ ማለት ነው

የምትወደውን ፊልም ምንድነው? የአክሽን ፊልሞችም በብዛት ከምንመለከታቸው አንዱ ነው ይህ አክሽን ፊልሞች በብዛት እንመለከታለን። ያው አክሽን በጣም ደስ የሚለው ነገር ምንድነው? በቅጥቅጡም ጊዜ ወይም አክሽን በሚያሳይበት ጊዜ ድርጊቶችን የሚያመላክት ስለሆነ ያ ድርጊቶች ደግሞ ሞር አትራክት ያደርጋል ወይ ይስባል። በዛ ምክንያት የምንወደው የአክሽን ፊልሞች ናቸው ማለት ነው። ወይም ድርጊት ያላቸው የፊልም ይዘቶች ናቸው የምንጠቀማቸው። ይህንን የምንወደው የፊልም አይነት ምንድነው? ያ ዘ ፋስት ኤንድ ፊውሪየስ በጣም ዘ ቤስት የሚባል የድሮ በደንብ ብዙ ሰው የሚጠቀመው ብዙ ሰው ያየው ብዙ ሰው የሚያደርገው የምርጥ የሚባል አክሽን ፊልም ነው ማለት ነው። ሳጀስት አደርጋለሁ

የስራ ግምገማ ትደረጋለህ ያ በስራ ግምገማ ላይ በጣም ብዙ ግምገማዎች ይደረጋሉ። ጥቅሞች ይበዛሉ ከግምገማ አንፃር ሲታይም። በግምገማ ጊዜ ያሉን ችግሩ ፍንትው አድርጎ የሚያሳዩት ሲሆኑ። ያንን ችግር ፍንትው አድርጎ የሚያሳዩ ሲሆኑ እናም ያለን ችግርን ሶልቭ አድርገን በተስተካከለ መንገድ እንድንሄድ ከሚያደርገን አንዱ የ ስራ ግምገማ ነው ማለት ነው። በስራ በምትገማገምበት ግዜ ቂም በቀልም አያስፈልግም። ለምን እንደዚህ ያለኝ አያስፈልግም ችግራችንን አውቀን ብናስተካክልና ጥሩ የሚባል ነገሮችን ብንፈጥር። ያንን ነገር የምታደርግበት እና የምታስተውልበት ነገር ይሆናል ማለት ነው። በዚህም የተሻለ እውቀትና ደረጃ ትደርሳለህ።

ታሪክ መናገር ትወዳለህ ያ ሂስትሪ ኦር ታሪክ በደንብ መናገር አለብን ብለን እናስባለን ወይ አስባለሁ? ምክንያቱም በታሪክ የተፈጠሩ ነገሮች አለፍ ብሎ እኛ ከመወለዳችን ከመፈጠራችን በፊት። በታሪክ የምናውቃቸው ትልቅ አሉ እነ አድዋ ድል በዓሎች አሉ። የተለያዩ የልደተ ክርስቶስም አለ እነዚህ እነዚህ በጣም በታሪክ የሚታወቁ ናቸው ማለት ነው። በዛን ጊዜ ትልቅ አሻራ ጥሎ ላለፉ የሚነገር ወይም የሚታወስበት ናቸው ማለት ነው። ይሄም ደግሞ ከትውልድ ወደ ትውልድ የተሸጋገረ ታሪክ እያስጠበክ ትኖራለህ ማለት ነው። ስለዚህ ታሪክ መናገር ጥሩ የሚባል ለትውልድ የሚሸጋገር እንቁ ሀብት ነው። ብዬ አስባለሁ።

ብስክሌት ትጋልባለህ ወይ ትነዳለህ እንደማለት ነው መኪና ለመንዳት ሲሆን ብስክሌት ትነዳለህ ወይም ፈረስ ደግሞ ትጋልባለህ ነው የሚባለው። ስለዚህ ያው ብስክሌት ብዙ ሰው ይነዳል እኔም ትንሽ እሞካክራለሁ። ግን ብስክሌት በጣም ደስ የሚለው በነዳጅ የሚሰራ ሳይሆን በሰው ጉልበት የሚሰራና በሰው ባላንስ ሀይል የሚሰራ። የተሽከርካሪ አይነት ነው ማለት ነው። ቁልቁለት በሚያገኝበት ጊዜ በጣም ፈጣን ዳገት በሚያገኝበት ጊዜ ትንሽ እንደ ሰውየው አቅም የመሰቀልና የመውረድ ብቃቱን በዛው ልክም ይሆናል ማለት ነው። ይህን ነገር ደግሞ ጥሩ የሚባልበት ደረጃዎች ያደርሱታል። እናም ያ ብስክሌት መጋለብ ጥሩ ነው። መጋለብ

ልብስ በእጅ ታጥባለህ አዎ ልብስ በእጅ ማጠብ አሪፍ የሚባልና ፍትግ አድርገህ ለማጥበብ እንዲሆንም የቆሸሹ ነገሮችን በደንብ ለማጽዳት ከሚመቹ በእጅ የማጠብ ስልት ነው ይህንን ስልት። አብዛኛው ጊዜ እናቶቻችን የሚያጥቡት ስልት ነው ማለት ነው። በአሁን ጊዜ ግን ዘመናዊ በላውንደሪ በመሆኑ በማሽን በመሆኑ ብቻ ብዙ ነገሮች መታጠብ ይችላሉ ግን። በይበልጥ በራስህ በእጅህ የምታጥበው ነገሮች በጣም አሪፍ የሚባሉ እንዲሆኑም የምታጥበው አታስተጣጠብ ጥሩ የሚባሉ አተጣጣም መሆን አለበት ተብሎ ከሚታሰብበት አንዱ የሂደት የሂደት ሁኔታ ነው ማለት ነው። እነዚህን ያው በመጠቀም ጥሩ የሚባል እውቀቶች ቢኖሩ ያን ነገር የማስተካከል ችሎታ

ሽመና ትላለህ በእጅ መሸመን ታውቃለህ ይህን የሽመና አይነቶች አብዛኛው ጊዜ በአውታደር አስዋደር ነው አስዋደር በሚባለው ማህበረሰቦች የሚደረግ የሽምር አይነት ነው ማለት ነው። በዚ በምትሸምንበት ጊዜ ልብሶችም ትጠልፋለህ እንዲሆንም በጣም ትላልቅ የሚባሉ ዋጋ ያላቸው ልብሶችም የሚሰሯቸው በሽመና የእጅ ሙያ ነው ማለት ነው። ስለዚህ ይህ የእጅ መሸመን ሙያ ነው በጣም ትልቅ ሙያ የሚያስከብር ሙያ ነው። እንዲሁም ፏ አድርጎ የባህላዊ ልብስ የሚያስለብስ የሽመና አይነት ነው ማለት ነው። በአሁን ሰዓት ያው በልብስ በማሽንም ቢሆንም አሁን ግን በድሮ በነበረበት ሰዓት ላይ ጥሩ የሚባል የሽመና አይነት አለ አሁንም አለ።

የስራ ቦታ እንዴት ነው? በጣም ብዙ የስራ ቦታዎችም አሉ በዚህም የተለያዩ ስራዎችን መስራትም የሚቻልበት ደረጃዎችም ደርሰዋል። እያንዳንዱ ሰዎችም ያላቸው የስራ መጠን አይነት እያወቁ የሚመጡበት ደረጃ ላይ ናቸው ብዬ የማስባቸው ናቸው ማለት ነው። በዚህም በተለያየ ስራ ቦታም አይነት። ስራ አይነቶችም ቢለያይም የቦታውን እንዴት ማወቅ እንደሚቻል በማፕ ሊሆንም ይችላል። ወይም በጎግል ማወቅ የሚችልበት ሂደቶች አሉ። አንዱም ማፕ በመጠቀምም ያለው የሀገሪቷ ካርታ በመጠቀም ያሉት ቦታዎችን ማወቅ ይቻላል። ሁለተኛም ሰውም በመጠየቅም ያለው የቦታው ርቀትን የሚቻልበት አማራጮች

የምትወደው ሬስቶራንት የት ነው? ያው ብዙ አይነት ሬስቶራንቶች አሉ። የሚወደድም የማይወደዱም የሬስቶራንት አይነቶችም አሉ በተለያየ ዙሪያ ላይ ማለት ነው። ሶ ፋር የተለያዩ አይነቶች ኤስኤንአር ቦታዎችን በምትጠቀምበት ሰዓት ላይ በጣም ፓወርፉል የሆኑ ቦታዎች ብንጠቀም ባይ ነኝ እንደኔ ሀሳብ ከሆነ ሶ ፍሬሽ እና አንፍሬሽ ሌቭሎችን ብንጠቀማቸው ሞስት ፕሮባብሊ በጣም አሪፍ የሚባሉ ቲንኪዎች ናቸው ማለት ነው። እነሱን ነገር የመጠቀም እድላችንም በጣም አናሳ ሳይሆን በጣም ሰፊ ነ። ሶ ይሄንን የዳውንትሬንድ ስትራቴጂ ስንጠቀም እዚህ ጋርም አንድ የዊትሊ አናሌሲስ የሚያስገባልን የኤስኤንአር ቦታ አለን እንዲሆኑም ይህን የስትራቴጂ አይነት

ኢንተርኔት አለህ ይላል? አዎ በኢንተርኔት አማካኝነት ነው እናንተን ያገኘኋችሁ። በኢንተርኔት አማካኝነት ብዙ ስራዎችም መስራትም ይቻላል። ብዙ ነገሮችም ማከናወንም ይችላሉ። ብዬ ከማስብ አንዱ። ስለዚህ ኢንተርኔት ላይ ብዙም ያስፈልጋል ብዬ አስባለሁ። እንደኔ እንደ ግል ሀሳብ ከሆነ ጥሩ የሚባሉ የኢንተርኔት አክሰሶች ማግኘት ይኖርብናል። ጥሩ የሚባል የኢንተርኔት አክሰስ ያስፈልጋል ብዬ አስባለሁ። እያንዳንዱ ነገሮችም መከናወን የሚችሉባቸው ሲሆኑ በተለያዩ ድርጅቶችም የተለያዩ ስም ይሰጣቸዋል። እዛም በሚካሄድበት ስፍራ ላይ ብዙ ጊዜ የኢንተርኔት አክሰስ ወይም የኢንተርኔት አገልግሎት የሚቋረጥባቸው